እምነቴ በየቶች ለብ ውስጥ ልቅቦታለሁ በየሁድ ቤተክርስቲያን እሄዳለሁ ጸሎትና መዝሙሩ እወዳለሁ የወንጌል ትምህርት ምክር ይሰጣል ከማህረሰብ ጋር መገናኘት አስደስተኛል። ቅዳሜ ሰላም ያስገኛል በቤቱ ውስጥ እጸልያለሁ ጠዋትና ምሽት እንዘክራለን። የእምነት መጽሐፍ አነባለሁ። በጾም ጊዜ ህግ እከተላለሁ። ይህ መንፈሳዊ እድገት ይሰጣል። እምነት ተስፋ ይሰጣል በእግዚአብሔር ይተማመናሉ።

ልብስ የማጥበበት ቀን ሁሌ ረዕቡ ነው ቆሻሻ ልብሶችን እሰበስባለሁ በቀለም እለያያለሁ ነጭና ቀለማት የተለያዩ ናቸው በማሽን አጥቤ። አይሞኛለሁ መሸት መረጅ ምሽት አስፈላጊ ነው። ደረቅ ሳይሆኑ በገመድ ላይ እሰቅላለሁ። ፀሀይ ያደርቃችኋል ሽታቸው ደስ የሚል ነው። ከደረቁ በኋላ እቀብላለሁ። አንዳንድ ልብሶች እተኩሳለሁ ንጹህ ልብስ መካም ስሜት ይሰጣል። ይህ በሳምንት ተግባር ነው ሁሌ ማድረግ አለበት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

ከመንገድ ላይ ምግብ መግዛት እወዳለሁ ብዙ አማራጮች አሉ ሳምቡሳ በጣም ጣፋጭ ነው ሞቅ ያለና ክሪስፕ ነው። እንቁላል ሳንድዊሽ በጠዋት ላይ ጥሩ ነው ፍሬሽ ጁስ እገዛለሁ። ከአቮካድ ወይም ከማንጎ ሻጮቹ ፈጣን ናቸው በቀጥታ በፊት ያዘጋጁታል። ዋጋው ርካሽ ነው። ከጓደኞች ጋር አብረን እንገዛለን። የመንገድ ምግብ ልዩ ጣዕም አለው በየቦታው ይገኛል። ይሄ የተለመደ ልምድ ነው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

ድመት አለኝ ስሟ ሉሲ ናት በጣም ውብና ተንኮለኛ ናት። በየቀኑ መመገብ አለባት ውሃዋን መቀየር አለብኝ ከእኔ ጋር መጫወት ትወዳለች። ትንሽ ታሳድዳለች አንዳንድ ጊዜ በእግሬ ላይ ትተኛለች ሞቅታዋን እሰማለሁ። ስትታመም ወደ ዶክተር እወስዳታለሁ ንጽህናዋን መጠበቅ አለብኝ። ሉሲ ቤተሰብ አባል ናት ከእሷ ጋር መሆን ያስደስተኛል። እንስሳት ፍቅር እናት ተጨባጭ

እምነቴ ቤቶች ትልቅ ቦታ አለው በየሁሉ ቤተክርስቲያን እሄዳለሁ ጸሎትና መዝሙሩ እወዳለሁ የወንጌል ትምህርት ምክር ይሰጣል በከማብረሰብ ጋር መገኘት ያስደስተኛል። ቅዳሴ ሰላም ያስገኛል በቤት ውስጥም እጸልያለሁ ጠዋትና ምሽት እንዘክራለን። የእምነት መጽሐፍ አነባለሁ በጾም ጊዜ ህግ ይህ መንፈሳዊ እድገት ይሸጣል እምነት ተስፋ ይሰጣል በእግዚአብሔር እተማመነ።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

የመስመር ላይ ግዢ ብዙ እጠቀማለሁ በጣም ምቹ ነው ከቤት መውጣት አያስፈልግም ብዙ አማራጮች አሉ የተለያዩ ድረ-ገጾችን እመለከታለሁ ዋጋውን አናነጻጽራለሁ የደንበኛ ግምገማዎችን አነባለሁ ፎቶዎች እና መግለጫዎች ይረዳሉ ወደ ጋሪ እጨምራለሁ የክፍያ መረጃ እገባለሁ ትዕዛዙን በጥቂት ቀናት ይደርሳል ማጠቢያ እንኳን አልፈልግም ግን አንዳንድ ጊዜ ውጤቱ እንደሚጠበቀው አይሆንም መመለስ ያስፈልጋል በአጠቃላይ ጥሩ ልምድ ነው። ቴክኖሎጂ ህይወትን ቀላል ያደርጋል።

አዲስ ጫማ መግዛት አለብኝ አሮጌ ጫማየ ተበላሽቷል ወደ ሱቅ ሄድኩ ብዙ አማራጮች አሉ ቀለሞችና ቅጦች የተለያዩ ናቸው አንዳንዱን እሞክራለሁ። ምቹ መሆን አለባቸው አንዳንዶቹ በጣም ጠባብ ናቸው። ሌሎቹ በጣም ትልቅ ናቸው። ለረጅም ጊዜ መራመድ እችል ቆዳ ጫማ ጥሩ ጥራት አለው። ግን ዋጋው ውድ ነው። ስፖርት ጫም ናቸው መጨረሻ አንዱን መረጥኩ። ጥቁር ናቀላል ደስ ብሎኛል